እኔ የምወደው ሬስቶራንት የለኝም። ያ ማለት ሬስቶራንት ብዙ ጊዜ አልጠቀመም። ያው ኢትዮጵያ ውስጥ ያሉ ሬስቶራንቶች በጣም ኮስት ውድ ስለሆኑ አልጠቀማቸውም። እና ይሄ ነው ብዬ የምጠቀምበት ሬስቶራንት የለኝም። ብዙ ጊዜ አልጠቀምም ካለው የኑሮ ሁኔታ አንፃር አልጠቀምም። ስለዚህ የምወደው ሬስቶራንት የለኝም።

አዎ መዘመር እወዳለሁኝ። ከልጅነቴ ጀምሮ ሰንበት ተማሪ ነበርኩና። አባቴ ሰንበት ትምህርት እንድማር እንድከታተል እንዳጠና። ያው ሰንበት ትምህርት ቤት ደግሞ የሚሰጡ ኮርሶች ያው መዝሙር እና መጽሐፍ ቅዱስ ነው የሚሰጠን እና እነዚህን እየተማርኩ አደግኩኝ። ሃይስኩልም እንደዚሁ እሁድ እሁድ እየሄድን መዝሙር እናጠና ነበር። ዩኒቨርሲቲም መዝሙር ክፍል ሆኜ ሳገለግል ነበር። ከዩኒቨርሲቲ ከወጣሁም በኋላ በተለያዩ ቤተክርስቲያናት ውስጥ ያው አልፎ አልፎ መዝሙር አገለግላለሁ። እና መዝሙር እወዳለሁምም። አጠናለሁምም ያው ለጌታ ለክብር ስለሆነ በጣም ነው ደስ የሚለኝ። ቤትም መዝሙር ሲከፍትና ራሴን እዘምራለሁኝ።

ማታ የምመገበት ሰዓት ያው አብዛኛውን ከስራ ውዬ ስለምመጣ ማታ። ከሁለት ሰዓት እስከ ሶስት ሰዓት ባለው ሰዓት ውስጥ ነው የምመገበው ምግብን ያው። እራት እንለዋለን በእኛ በኢትዮጵያውያን እና እራት የምንጠቀመው ከሁለት ሰዓት እስከ አራት ሰዓት ስለሆነ እኔም ቤቴ የምደርሰው አንድ ሰዓት እደርሳለሁ። ልብሴን ቀይሬ ታጣጥቤ እስከምደርስ ድረስ ሁለት ሰዓት ይሆናል። ከሁለት ሰዓት ጀምሮ ያው እራት ይቀርብና እስከ ሶስት ሰዓት ምናምን የሚያልቅበት ይኖራል እስከ ሁለት ተኩልም የሚያልቅበት ይኖራል። እና አብዛኛውን ጊዜ እኔ እራት የምጠቀመው ከ ከሁለት ሰዓት እስከ ሶስት ሰዓት ባለው ሰዓት ነው።

ልብስ በእጅ ነው የማጥበው። ያ ማለት ኢትዮጵያ ውስጥ ብዙ ኤሌክትሮኒክስ መሳሪያዎች የሉምና የልብስ ማጣቢያ አንደኛም ቢኖርም በጣም ውድ ስለሆነ የምጠቀመው በእጅ ነው አብዛኞቻችንም የምንጠቀመው በእጅ ነው። አሁን እኔ ወንደላጤ ወይም ደግሞ በፊት ብቻዬን በነበርኩበት ጊዜ አው የራሴን ልብሶች ራሴ ነኝ የማጥበው። አሁን ካገባው በኋላ ደግሞ ባለቤቴ ጋር እየተጋገዝን እናጥባለን። አሁን ለጊዜው ደግሞ የቤቢ ልብሶች የተለያዩ የህፃናት ልብስ ስላለኝ እነሱንም የማጥበው በእጅ ነው በሳሙና ተዘፍዝፎ በኦሞ በአጃክስ ተዘፍዝፎ ነው። ልብስ የሚታጠበው እና አሁንም በልብስ የማጥበው በእጅ ነው ማለት ነው